የማውቀው አንድ ምሳሌ አለ እሱም ምንድነው መሰላችሁ? እ ብዙም ያው የማውቀው ምሳሌያዊ ነገር የለኝም እረስቼዋለሁ። ስለዚህ የማውቀው ምሳሌ እንኳን እ የለኝም ለጊዜው እረሳሁት።